አመሰግናለሁ፤ "ማቅረቢያ ማድረግ ትችላለህ ወይ?" ለሚለው ጥያቄ፣ "አዎ" ነው መልሴ፤ ምክንያቱም ያው ማንኛውንም ስራ ከሰራን በኋላ ወይንም የወነን ነገር ተግባር ከተፈጸመ በኋላ ያው ግዴታም ስለዚያ ርዕስ ወይንም ስለዚያ አዲስ ነገር ምን እንደተሠራ በአካባቢው ንግግር ማድረግ ያስፈልጋል፤ ስለዚያ ጽሁፍ ወይም በቃል ወይም በተግባር ያንን ስራ እንዴት እንደሆነ ማሳየት ያስፈልጋል፤ ከዚያም በኋላ ደግሞ ከጨረስን በኋላ ለምሳሌ በስራ ቦታ ላይ ሪፖርት መጻፍ፣ "ይሄንን ይሄንን ስራ ሰርቻለሁ፤ ይሄ ይሄ ስራ ተፈጽሟል፤ ይሄ ይሄ ስራ ደግሞ አላለቀም" የሚል የጽሑፍ ደረሰኝ መስጠት ያስፈልጋል፤ ሲቀጥል ደግሞ የወር ውጤት ለአለቃ ማቅረብ ያስፈልጋል፤ ከሰራሁ በኋላ ያው ግዴታ ስለሆነ ለአለቃ፣ አንድ ስራ ካለቀ በኋላ ለአለቃዬ ያው የወር ውጤቱን አሳያለሁ፤ ከዚያ ደግሞ ፕሮጀክቱ የፕሮጀክቱ ማብራሪያ እንዴት እንደተሠራ እያንዳንዱ ቅደም ተከተል በግልጽ የሚያሳይ ማቅረቢያ አደርጋለሁ ማለት ነው፤ ያው በተለያየ መስክ ላይ የተለያየ የማቅረቢያ አይነት እጠቀማለሁ።

እሺ ስንት ኢሜል ትልካለህ ለሚለው እኔ የምልከው የተለያዩ ኢሜሎችን እልካለሁ ለምሳሌ ፎቶ ከአንድ ቦታ ወደ ሌላ ቦታ ኢንተርኔትን በመጠቀም እልካለሁ። ወይንም ለምሳሌ ፋይልን ከአንድ ዶክመንት ወይም ለሌላ ዶክመንት በጣም አስፈላጊ ከሆነ ብዙ ዶክመንቶችን እልካለሁ እንደ አጠቃላይ ወይም ፋይሎችን በኢንተርኔት እልካለሁ። ፎቶ መልእክት ወይንም ቪዲዮም ሊሆን ይችላል ዲጂታል ደብዳቤ ወይም ኢንተርኔት እልካለሁ። እንደ አጠቃላይ ያው ብዙ አይነት እና ብዙ ኢሜልን ከአንድ ቦታ ወደ ሌላ ቦታ እልካለሁ። እንደ አጠቃላይ ኢሜልን ለመላክ ብዙ ጊዜ የምጠቀመው ኢንተርኔት ሲሆን ይህም በጣም አስፈላጊና እንደየ ቁጥሩ ሊለያይ ይችላል። በጣም አስፈላጊ ከሆነ ከአስር እስከ ሃያ ኢሜሎችን እልካለሁ የማያስፈልግ ከሆነ ደግሞ ያው ሳልክም የምውልበት ቀን ይኖራል ማለት ነው። እንደ አጠቃላይ በቁጥር ደረጃ ስንገልጸው ኢሜል። ይህ ነው ብዬ ባልገልጸውም ከአስር እና ከአሥራ አምስት በላይ ኢሜሎችን በቀን የምልክበት ሁኔታዎች ይኖራሉ። የማልክበትም ሁኔታ ይኖራል ማለት ነው